አይ በፍጹም መስኮቴን ከፍቼ አልተውም ምክንያቱም የሚገባው ነገር ይታወቅም አቧራ እሱ ቀላል ነው። ድመት አለ ሚዘሉ እንስሳቶች አሉ ነፍሳቶች አሉ። የሚጣል ነገር ይኖራል። ልጆች አሁን ቆሻሻ ይወረውራሉ በመስኮት በኩል ክፍት ሲያገኙ የተጠቀሙበትን የተጫወቱበትን ወረቀት ምናምን። ስለዚህ መስኮቴን ክፍት አልተውም በፍጹም

አዲስ ነገር መማር የምፈልገው የኤአይ ካርቶኖችን መስራት። ምክንያቱም በአካል እንደዚህ መልክ እየታየ መናገር የማልችላቸው ነገሮች በኤአይ ማስተላለፍ ስለምንችል በኤአይ ካርቶኖችን መስራት በጣም ነው የምፈልገው። ኤአይ መለማመድ። ኤአይ መስራት መቻል። በጣም ነው የምፈልገው።

አዎ በደንብ ሃይማኖታዊ ግብር አከብራለሁ የታዘዝኩትን ፈጽማለሁ ሚከበሩ በኋላቶች ካሉ አከብራለሁ ምንም ነገር እንዲያልፈኝ አልፈልግም። በአመት ውስጥ ስንት ይሆነል አምስቴ ወይም ስድስቴ ሆን ይሆናል? ሃይማኖታዊ ክብረ በዓል እነሱን ምንም ሳላሳልፍ ነው ማከብረው በቃ ምክንያቱም ደስ ይለኛል። ሰላም አገኘለው ከዛ በኋላ

አዎ የድርጅትኣችን ዝግጅት እሳተፋለሁ በተሻለኝ አቅም እንደውም ከአስተባባሪዎቹ መሃል ለመሆን ነው የምጠራው በደንብ ነው የምሳተፈው። ተግባቢ መሆን ሰለምፈልግ ከሰው ጋር ሰላማዊ ግንኙነት እንዲኖረኝ ሰለምፈልግ የድርጅታችን ዝግጅቶች ላይ አዎ በደንብ እሳተፋለሁ። እንደውም ዋና ነኝ ብዬ አስባለሁኝ